እኔ የምወደው መጽሐፍ አልኬሚስት የሚለው መጽሐፍ ነው። ይህ መጽሐፍ በቀላል ቃላት ተጽፎ የተጻፈ ብመስልም በጣም ጥልቅ ሀሳቦች የሚያስተላልፍ ነው። ስለ ህይወት ስለ ህልም ስለ እምነት እና ስለ ራስህን ማወቅ የሚያስተምር መጽሐፍ ነው። መጽሐፉ ዋና ታሪኩ ስለ ሳንቲያጎ የተባለ ወጣት እረኛ ነው። ሳንቲያጎ በቀላል ህይወት የሚኖር ሰው ስሆን የሚያስገርም ህልም አለው። ይህ ህልም በግብጽ ሀገር ያለ የተደበቀ ሀብት ስለሚኖር ነው ስለሚኖር ነው። ከዚያ በኋላ ሳንቲያጎ ህልሙን ለመከተል የህይወቱን መንገድ ይቀይራል ማለት ነው። ይህ ጉዞ ቀላል አይደለም። ችግር ፈተና ፍርያት እና ጥንካሬ ይገናኙለታል ነገር ግን ሁሉም ነገር ለራሱ ትምህርት ሆኗል ማለት ነው። ይህ መጽሐፍ በተለይ የሚያስደስተኝ ነገር ስለ የግል ተልኮ የሚናገር ሀሳብ ነው። ደራሲው ሁሉም ሰው በዚህ አለም አንድ አላማ እንደሚመጣ እንደ ለአንድ አላማ እንደሚመጣ ይናገራል። ነገር ግን ብዙ ሰዎች በፍርሃት በሰዎች አስተያየት በጊዜ ጥረት ወይም በስንፍና ምክንያት ይህ አላማ አላማ ያላቸውን አላማ ይተዋሉ ማለት ነው። አልኬሚስት ግን ህልምን ከልብህ ከፈለክ ሁሉ አለም ሁሉ እንዲደረግልህ እንደሚያበረታታ ይስተምራል ማለት ነው። ሌላ የምወደው ነገር በመጽሐፉ ውስጥ ያለው መንፈሳዊ መልእክት ነው። መጽሐፉ ሰው ከራሱ ልብ ጋር መነጋገር እንዳለበት የህይወት ምልክቶችን መስማት እንዳለበት ያስተምራል። አንዳንድ ጊዜ እውነት በግልጽ ቃል አይመጣም በክስተት በሰው ግንኙነት ወይም በአጋጣሚ ይመጣል። ይህንን መረዳት ህይወትን በጥልቅ እንድያየን ያደርጋል ማለት እንድናይ ያደርገናል ማለት ነው። በተጨማሪ መጽሐፉ ስለ ጉዞ የሚያቀርበው ሀሳብ በጣም ያስደስተኛል። ጉዞ ማለት ብቻ ከአንድ ቦታ ወደ ሌላ ቦታ መሄድ አይደለም። የውስጥ ለውጥ ነው። ሳንቲያጎ በጉዞ መጨረሻ የሚያገኝ ሀብት ብቻ አይደለም ራሱን ያገኛል አለም ይረዳል እምነቱን ያጠነክራል። ይሄ ለኔ ህይወትን እንዲሁ መሆንን ያሳያል ማለት ነው። እያንዳንዱ ችግር ትምህርት አለው። እኔ ይህንን መጽሐፍ ስላነበብኩ ከፍተኛ ተጽዕኖ አሳድሮብኛል ራሴን መጠየቅ ጀመርኩ። ህልሜ ምንድነው? በፍርሃት የተውኩትን ነገር ምንድነው? ብዬ እንደዚሁም ነገር ላይ እንኳን ተስፋ እንዳለ አስተምሮኛል ማለት ነው። አንዳንድ ጊዜ ሰው የሚፈልገውን ነገር በእጁ አጠገብ እንዳለ ነገር ጉዞ እንዲያደርግ እንዳለበት ያሳያል። ማለት ነው። በአጠቃላይ አልኬሚስቱ የምወደው መጽሐፍ መሆኑ ምክንያቱ በቀላሉ ቃላት ታላቅ እውነታዎች ስለሚናገሩ ምንም ማንም ሰው በማንኛውም እድሜ ሊያነበው ይችላል። እያንዳንዱ ሰው ከእሱ የሚወስደው ትምህርት ይለያል። ለኔ ግን ይህ መጽሐፍ ህይወትን በተስፋ ማየት ህልምን አለመተውና ራሴን መስማት አስተምሮኛል። ስለዚህ የምወደው መጽሐፍ ነው ማለት ነው። አልከሚስት በርግጥ በፊት ይመጣል እና በጣም የምወደው እና የሚያስደስተኝ መጽሐፍ ጥሩ ነገር የተማርኩበት መጽሐፍ ነው ማለት ነው።

ቀትር ምግብ የቀትር ምግብ በቀን ውስጥ በጣም አስፈላጊ ጊዜ ላይ የሚመገም ምግብ ነው። በጠዋት ስራ እና እንቅስቃሴ በኋላ ሰውነታችን ሀይል ይፈልጋል። አእምሮአችንም ይደክማል ስለዚህ በቀጥር የምንመገበው ምግብ። ሀይልን የሚሰጥ ጤናማና የተመጣጠነ መሆን አለበት። እኔ በቀትር ጊዜ የምመገበው ምግብ። በተለምዶ ባህላዊና ቀላል የሆነ ምግብ መሆኑን እመርጣለሁ ብዙ ጊዜ። በቀትር የምመገበው እንጀራ ከወጥጋር ነው እንጀራ በኢትዮጵያ ባህል ውስጥ ዋና ምግብ ሲሆን። ሀይል ሚሰጥና በቀላሉም የሚገኝ ምግብ ነው። ከእንጀራ ጋር የምመርጠው ወጥ። ይለያያል አንዳንድ ጊዜ ምስር ወጥ። አንዳንድ ጊዜ ሽሮ ወጥ ሌላ ጊዜ ጎመን ወይም አንዳንድ በአንዳንድ ቀናት ስጋ ወጥ እመገባለሁ። እያንዳንዱ ወጥ የራሱ ጣዕም ሽታና ጥቅም አለው ማለት ነው። ምስር ወጥ በተለይ የምወደው የምወደው ምግብ ነው። ምስር በፕሮቲን የበለፀገ ሲሆን ለሰውነታችን ሀይል ይሰጣል። በቀትር ጊዜ ምስር ወጥ መመገብ እንዳይ እንዳልደክም ይረዳኛል ማለት ነው። ቀኑን በተስፋ እንድትቀጥል ያደርገኛል። እንጀራው ከምስር ወጥ ጋር ሲጣመር የሚሰጠው በጣም በጣም ይወደዳል ማለት ነው። ሽሮ ወጥ ደግሞ በቀጥር የምመርጠው ምግብ ነው። ሽሮ በፍጥነት የሚዘጋጅ ሲሆን ከነጭ ሽንኩርት ሽንኩርት እና ቅመም ጋር ሲቀላቀል የሚሰጠው ሽታ ልዩ ነው። በስራ ቀን ሰው ብዙ ጊዜ ሲያጣ ሽሮ ወጥ እጅግ ተገቢ ነው። በቀትር ሰዓት ሆዴን ያረካል እኔንም እንደ እንደገና ለስራ ያዘጋጀኛል ማለት ነው። አንዳንድ ጊዜ ጎመን ወጥ እመገባለሁ ጎመን በባይታሚን የበለፀገ ሲሆን ለጤና በጣም ጠቃሚ ነው። በቀትር ጊዜ ከባድ ምግብ መምገብ ካልፈለኩ ጎመን ወጥን መርጣለሁ ማለት ነው። ይሄ ምግብ ሰውነቴን እንዳይከብደኝ ቀለል ያለ ስሜት እንዲሰማኝና ሀይል እንዲሰጠኝ ያደርጋል ማለት ነው። በአንዳንድ ቀን ስጋ ወጥ ወይም ጥብስ እመገባል ይሄ በተለይ ረጅም እና ድካም ያለ ስራ ከሚጠብቀኝ ቀን በፊት ወይም በኋላ ይሆናል። ስጋ ፕሮቲን በጣም በርካታ ስለሆነ ሰውነትን ይበረታታል። ነገር ግን በቀጥር ሰዓት ብዙ ስጋ መመገብ እንዳልደክም በመጠን በመጠኑ እመገባል ማለት ነው። ቀትር ምግብ ብቻ አይደለም የእረፍት ጊዜም ነው። እኔ በቀትር ጊዜ ጓደኞቼም ከቤተሰቦቼ ጋር መመገብን እወዳለሁ። አንዳንድ ሰው ምግቡን ሲካፈል ውይይት ይከፈታል ሳቅ ይመጣል ድካም ይቀንሳል። ይሄ የቀትር ሰዓት አካል ነው ማለት ነው። አንዳንድ ጊዜ ከእንጀራና ወጥ ውጪ ሌላ ቀላል ምግብ እመጋባለው ለምሳሌ ሩዝ ከአትክልት ጋር ፓስታ ወይ ደቦ ከሻይ ጋር እነዚህን በተለይ ጊዜ በተለያዩ ጊዜ አጣብቄ ሲኖር ይረዱኛል ማለት ነው። አጣብቄ ሲኖር ይረዱኛል ማለት ነው። ነገር ግን ቢሆንም እንጀራ ወጥ ሁል ጊዜ በልቤ ቦታ አላቸው ማለት ነው። ቀትር የምመገበው ለኔ ሀይል የሚሰጥ ሰውነቴን የማይከብደኝ ያልሆነና ከባህላችን ጋር ተያይዞ የተያያዘ መሆኑ አስፈላጊ ነው። ቀትር ምግብ በቀን መካከል ስለሚመጣ ቀኑን በሃይል እንድንቀጥል ይረዳናል። ስለዚህ ቀትር ቀትር ምን ትመገባለህ? ብለህ ስጠይቁኝ መልሴ በአጠቃላይ ጤናማና ቀላል የተመጣጠኑ ምግቦች ነው የምመገበው ማለት ነው።